የትንኝ መረብ ተጠቅሜ አውቃለሁ። አሁን ግን ያለሁበት ከተማ ትንኞች ያሉበት አካባቢ ስላልሆነ እዚህ እየተጠቀምኩ አይደለም ግን ለስራ ወደ ክፍለ ሀገር የተለያዩ ከተሞች ትንኝ ወባ የተለያዩ ተባዮች ያሉበት አከባቢ መረብ እጠቀማለሁ። የአልጋ አጎበርና መረቦችን በአግባቡ እጠቀማለሁ። በቃ አልጋ ቤት እና የምናድርበት አካባቢ የተወጠረ አጎበር አለ። እነሱን ተጠቅሜ አውቃለሁ። በቤት ግን አሁን ያለሁበት ስኖር በቤት አልጠቀምም። ተባይ ትንኝ ስለሌለ እየተጠቀምኩ አይደለም።